እሺ አሁን ደግሞ የመጠጥ ውሃን ከየት ታገኛለህ? የምለው ጥያቄ እንግዲህ እኔ የምጠጣውን ውሃ ወይ ደግሞ የመጠጥን ነው የማገኘው ከቧንባ ነው ማለት ነው። ከቧንባ የቀደው ነው የሚጠጣው። አንዳንዴ ደግሞ እንግዲህ እንደምታወቀው ሀገራችን ውስጥ ውሃ እየጠፋ ስለሚያስቸግር ውሃ ስትጠፋ የማደርገው ነገር ምንድነው? ሃይላንድ እየገዛሁ ነው የምትጠቀመው ማነው ሃይላንድ ከሰው ሊሆን ይችላል። ከገበያም በብዛት በደርዘን እየገዛሁ እጠቀማለሁኝ ማለት ነው። ስለዚህ እንግዲህ የመጡት ውሃ በጣም አስፈላጊና ወሳኝ ነገር ነው። ምክንያቱም ውሃን ሳንጠጣ ወይ ደግሞ ወሃን ምንጠጣው እንኳን ሳናገኝ ብዙ ጊዜ በቤት መቆየት ስለማይቻልና እንደዛውም ደግሞ እንግዲህ እንዳልኩት ለጤናችንም ሲባል እንግዲህ መጠጥ ውሃ በጣም አስፈላጊ እና በጣም ጠቃሚ ነገር ስለሆነ ሁላችንም እንግዲህ በጣም በቂ የሆነ የመጠጥ ውሃን ማግኘት ያስፈልጋል ማለት ነው። ስለዚህ እሱን ለማግኘት ደግሞ እንግዲህ የተለያዩ አይነት መንገዶች አሉ። የመጀመሪያው እንዴት ነው? ያው ቧንቧመጠቀም ነው። እንደዛ ደግሞ እንደምንኖርበት አካባቢ ገጠር ሄደን የምንኖር አይነት ሰዎች ከሆነ ደግሞ ወንዝ የመጠጣት አይነት አለ። እንደዛም ደግሞ እዛው የውሃው ምንጭ ላይ ቧንቧ በማሰራት ወይ ደግሞ የውሃ ማከማቻ በማሰራት እዛም እንደዚህ አይነት ለእንደዚህ አይነት የመጠጥ ነገርም የምጠቀሙ ሰዎች አሉና እና ስለዚህ ለዛ ለዛ አመጣቀም ማለት ነው። ለዚህ በአጠቃላይ የመጠጥ ውሃን እንግዲህ በቂ የሆነ የመጠጥ ውሃን ማግኘት አስፈላጊ ነው። ለጤናችንም ሲባል እንደዛውም ደግሞ ያው ለራሳችን ጤና ብቻ ሳይሆን ለቤተሰቦቻችንም ምክንያቱም በዚህ አጋጣሚ ማለት የሚፈልገው እንዴት ነው? በቂ እየመጠጥን ባለማግኘታቸው ወይ ደግሞ ጥራት የሌለውን የመጠጥን በመጠቀማችን የተለያዩ አይነት በሽታዎች ሊይዝን ይችላል ወይ ደግሞ ለተለያዩ አይነት በሽታዎች ልንጋለጥ እንችላለን ማለት ነው። ስለዚህ የማድረግ አለብኝ ማለት ነው። በተቻለን መጠን ሁሉም ሰው እንግዲህ በቂ የሆነውን ንጹህ የሆነውን የመጠጥ ውሃን መጠቀም አለበት ብዬ አስባለሁኝ። ስለዚህ ሁሉም ሰው እንግዲህ እንደዛ ሲያደርግ ራስን ማንከባከብ ይችላል ራስን ከበሽታ መጠበቅ ይችላል። በዛው ልክ ደግሞ እንግዲህ ሁሉም ሰው ምን ማረግ ይችላል ማለት ነው። በቃ ህይወት ወይ ደግሞ ከበሽታ የጸዳ አይነት ህይወት ሊኖረው ይችላል ማለት ነው። ስለዚህ በአጠቃላይ እንግዲህ የመጠጥ በጣም አስፈላጊ እንደመሆኑ እንግዲህ ሁላችንም በተቻለን መጠን በቂ የሆነ የመጠጥ ውሃን ማግኘት አስፈላጊ ነው። እንደዛም ደግሞ እንግዲህ ውሃ የምንጠጣውን ውሃ ለምሳሌ ጃርካን ወይ ደግሞ እንደዚህ ጃር እየገዛን የምንጠቀም ከሆነ ወይ ደግሞ ሃይላንድ እየገዛን የምንጠቀም ከሆነ በጣም ማየት ያለብን ነገር አለ። እሱ ምንድነው? ያው ቲዲየስ ቲዲኤስ የሚባል ነገር አለ ቲዲኤሱን በደንብ ማየት አለብን ማለት ነው። ምክንያቱም ከሃምሳ በታች ከሆነ ኤቲዲ ከሃምሳ በታች ከሆነ እንግዲህ ለጤናም ጥሩ አይደለም። በብዛት ግን ከዛ በላይ ከሆነ እንግዲህ ትንሽ ውሃው የሚመርአይነት ነገር ሊሆን ስለሚችል ብዙ ሃይላንድ የሚያመርቱ ካምፓኒዎች እንደዛ አያደርጉማ ድርጅቶች ብዙ ጊዜ ያንን ብዙ ጊዜ አይጠቀሙም። ትንሽ የሱን ወደ ታች ጓርዶ ነው። ውሃው ሰዎች ስጠጡ እንዲቀላቸው አባችሁ ላይ ወይም ደስ የሚላቸው ታሳቢ ማድረግ ይመስለኛል እንደዚህ የሚያደርጉት እና አጌን በተቻለ በተቻለ እንደዛ ብናደርግ አሪፍ ነው። ወይ ደግሞ ያንን የማናገኝ ከሆነ የቧንቧ ውሃ መጠቀም ወይ ደግሞ ከወንዝ እየቀዳን ከዛ ወይ ያንን ውሃ እያፈላን ቃርሬን የምንጠቀምበት አይነት ነገር ቢኖር አሪፍ ነው። ብዬ አስባለሁ። ወይ ማንም ምክንያቱም እዛ ውስጥ የምገኙ ንጥረ ነገሮች መጠናቸው ከወረዴ ወይ ደግሞ አናሳ ከሆነ እንግዲህ መጤናም ጥሩ አይደለም። ስለዚህ ያንን ታሳይ ማድረግ እንግዲህ አሪፍ ከፍ ከፍ ያለ ቲዲኤስ በመጠን ያለውን ውሃ መጠቀም መቻል አለብን። ብዬ አምናለሁ ወይ ማለት ነው። ስለዚህ ይሄ የመጠጥ ውሃን እንግዲህ የምናገኝበት እንግዲህ ቦታ እንዳልኩኝ አንዳንዴ ለምሳሌ ቧንቧ ከተማ ላይ ሲሆን ቧንቧ ውሃ ይጠፋል እየጠፋ ስለሚያስደግር ሌላ ደግሞ አንዳንዴ ከቦኖ የማገኝበት አጋጣሚ አለ። ማነው እዛ በሆነ ቦታ እየድን ያው በሶስት ብር ወይ ደግሞ በአምስት ብር እየገዛን በጃርካን በሊትሩ መጠን እየገዛን የምንጠቀመው በተገጣሚ አለ ስለዚህ እሱም አንድ አማራጭ ማለት ነው። ብዙ ጊዜ እሱንም እጠቀማለሁኝ ይሄን በመጠቀም እንግዲህ የሚያስፈልገውን የመጠጥ ውሃ እምናገኝበት አጋጣሚ ይሄ ነው። ማነው ስለዚህ በአጠቃላይ እንግዲህ የመጠጥፋ በጣም እንግዲህ ወሳኝነት ያለውና ሁላችንም እንግዲህ አስፈላጊ የሆነውን ማግኘት ያለብኝ ያለብን ይመስለኛል። ስለዚህ ያንን የምናገኝበት መንገድ ደግሞ መፈለግ እድል አመሰግናለሁ

እሺ አሁን ደግሞ "የምትወደው እንስሳ ምንድነው?" የሚል ጥያቄ መጥቷል እንግዲህ፤ ካሉት እንስሶች እኔ በጣም የምወደው ንስር ነው እንግዲህ ንስር ያው ብዙ ብዙ ጊዜ ያው እንደ ምሳሌነት ይጠቀሳል። ምክንያቱም ከንስር ህይወት ብዙ የምንማራቸው ነገሮች አሉ እና ስለዚህ እኔም ያንን ታሳቢ በማድረግ እንግዲህ ካሉት እንስሳቶች በጣም ንስር በጣም እወዳለሁ እንደዛውም ደግሞ በጣም አደንቃለሁኝ ማለት ነው። ስለዚህ ንስር እንግዲህ ሁላችንም እንደምናውቀው ያው በጣም ረጅም እድሜ ከሚኖሩት መካከል ወይ ደግሞ ወደ ሰው ልጅ እድሜ የሚጠጋ አይነት እድሜ እንደሚኖር ነው ምክንያቱም አንድ ንስር እንግዲህ ሰላሳ አምስት አመት ከኖረ በኋላ ያረጃል እንደዚህ ጥፍሮቹ እንደዚህ አፉ ላይ ያለውም በጣም ይረዝምና በጣም ያስቸግረዋል እንደዛም ደግሞ ኪንፉ በጣም ረዣዥም ይሆንና ለመብረር አያመቸውም ስለዚህ ምን ያደርጋል በጣም ለየት ያለ ቦታ ወይ ደግሞ ተራራ ላይ ይወጣና ያንን ጥፍሩን ነቃቅሎ ከዛ እነዚህ ክንፎቹንም ነቃቅሎ ይጨርስና እና አንድ መቶ ሃምሳ ቀን በጣም ከባድ ጊዜ በጣም ከባድ የህመም ጊዜ ያሳልፋል ከዛ በኋላ ራሱን አሳድሶ አዲስ ምንድነው አዲስ ክንፍ ይበቅልለታል እንደዛም ደግሞ አዲስ ጥፍር ይወጣለታል ከዛ አዲስ እንደ አዲስ ታድሶ ሀይሉ ጉልብቱ ሁሉ ነገሩ ታድሶ ይወጣና ተጨማሪ ሰላሳ አምስት አመት ይኖራል ማለት ነው። ስለዚህ በአጠቃላይ አንድ ንስር ወደ ሰባ አመት መኖር ይችላል ማለት ነው። ስለዚህ እንግዲህ ይሄ በጣም የሚገርም እና በጣም የሚያስደንቅ አይነት እንግዲህ የህይወት ተሞክሮን የምናገኝበት ነገር ነው። ምክንያቱም እንግዲህ ብዙ ጊዜ በህይወታችን ብዙ ነገር እንሞክራለን እንሰራለን ሰርተን ሰርተን የሆነ ጊዜ ላይ ምን አለ ማለት ነው መድከም አለ። እንደዛም ደግሞ ነገሮች እኛ ባሰብነው ልክ ላይሄዱልን ይችላል ይችላሉ ስለዚህ እንደ ንስር እኛም ጊዜ ወስደን ለራሳችን ብቻ ሆነን እንግዲህ ያንን የሚከብዱብንን እንደዚህ የሚያስቸግሩን ነገሮች ከራሳችን ላይ አስወግደን ከዛ በአዲስ መልኩ ህይወትን መጀመር እንዳለብን የሚያሳየን ነገር ነው ማለት ነው። ስለዚህ ንስር በጣም የሚገርም ነገር ነው። ካሉት እንስሳቶች ደግሞ እንግዲህ ንስር የሞተ ነገር መብላት አይወድም። እንግዲህ በጣም የሚያስገርም ነገር ነው ይሄም ሁሌም አድኖ ወይ ደግሞ ታግሎ ህይወት ያለውን ነገር ነው የሚበላው ማለት ነው። ስለዚህ ይሄም በጣም ለየት ያለ ነገር ነው። ስለዚህ እኛም ያገኘነውን ነገር ዝም ብለን መሰብሰብ ለምሳሌ ያገኘነውን ነገር ያገኘነውን ሁሉንም ነገር እንዲሁ ዝም ብለን መጠቀም ወይ ደግሞ መሰብሰብ ሳይሆን ለእኛ ይጠቅማሉ ብለን የምናስበው እና እንደዚህ ጥራት ያላቸው ነገሮችን ብቻ መጠቀም እንዳለብን ነው ይሄ የምንመገበው ነገር ብቻ ሳይሆን የምንሰማው ወሬ ሊሆን ይችላል የምናነበው መጽሐፍ ሊሆን ይችላል የምንመለከታቸው እንደዚህ ማብራሪያ ሚዲያ ላይ የምንመለከታቸው ነገሮች እያንዳንዱ ነገሮች በጣም የሚጠቅመን እና በጣም በህይወታችን ላይ አንድ የሚጨምሩት ነገር ያላቸው ነገሮችን ብቻ መመልከት እና መጠቀም እንዳለብን የሚያሳየን ነገር ነው ማለት ነው። ስለዚህ ከዚህ ይሄንንም ከንስር ህይወት መማር ስለምንችል በዚህም ምክንያት በጣም ካሉት እንስሳቶች ንስርን በጣም እወዳለሁ ማለት ነው። ሌላው ጊዜ ሌላ ነገር ደግሞ እንግዲህ ንስር ብቻውን ነው የሚበረው ያው እንደዚህ ተረድተን ከሆነ ካሉት ሁሉ ጀማ ወጥቶ ብቻውን እየበረረ ወይ ብቻውን ደግሞ ሁሉን ነገር የሚያደርገው ማለት ነው። ስለዚህ አንዳንዴ ከሰዎች ጋራ መስራት ያለብን ነገሮች ሊኖሩ ይችላሉ፤ ግን በአጠቃላይ ብቻችንን የምንሰራ ነገር አሪፍ ይመስለኛል እኔ ጊዜም ለማ ለማ ለመጠቀም እንደዛውም ደግሞ ምንም ጭቅጭቅ የለም እንደዚህ እናድርግ እንደዚህ እናድርግ እየተባለ ከሰዎች ጋራ መጨቃጨቅ ወይ ደግሞ ከሰዎች ጋራ ሰጣ ገባ ውስጥ መግባት ሳይኖርብን ብቻችን ነገሮችን መፈጸም ወይ ደግሞ ማከናወን ብንችል በጣም የሚፈልግ እና በጣም ተመራጭ ነው ብዬ አስባለሁኝ ማለት ነው ስለዚህ እኔ ይሄንንም እንግዲህ ከንስር ህይወት መማር ወይ ደግሞ ከንስሪ ህይወት ያው እንግዲህ መለማመድ እንችላለን ማለት ነው ስለዚህ እኔ በጣም ይሄንን እንስሳ በጣም እወዳለሁ። ከዚህም የተነሳ ብዙ ጊዜ የተለያዩ አይነት መጽሐፍቶች ላይ ስለእሱ እያነበብኩ ስላደግኩኝ አሁን አሁን ነገሮችን ብቻዬን ማስፈጸም እና ብቻዬን ማድረግ እወዳለሁ። ሲጓዝ ሲንቀሳቀስ ስኖርም እያንዳንዱን ነገር ብቻዬን ማድረግ በጣም ነው የሚያስደስተኝ ማለት ነው ስለዚህ ይሄን ብቻን ሲሆን የሚሰማኝ መጥፎ ነገር ሳይሆን ጥሩ ነገር እና በጣም ለየት ሰው ለየት ያለ ሰው እንደሆንኩኝ የሚሰማኝ አይነት ሰው ነኝ ይሄንን ደግሞ ከንስር ህይወት የተማርኩት እና ስለ ንስር የተጻፉ ነገሮችን በአንባቤ ነው ስለዚህ ውይይታችንን ለማጠቃለል ያክል "የምትወደው እንስሳ ምንድን ነው? ለሚለው ጥያቄ ንስር በጣም የምወደው አይነት እንስሳ ነው። ከንስር ህይወትም ብዙ ነገር ተምሪያለሁ እላለሁኝ። በጣም አመሰግናለሁ

እሺ አሁን ደግሞ ሃይማኖታዊ ግብር ታከብራለህ ወይ የምል ጥያቄ መጥቷል? ግብር እንግዲህ ያው ሃይማኖት ተከታዮች መሆናችን ካልቀረህ እያንዳንዱን ነገር ሃይማኖቱ በሚፈቅድ ልክ ማድረግ እና ከእኛ የምጠብቀውን እያንዳንዱን ነገር መፈጸም እንዳለብን ይሰማኛል። ስለዚህ እኔ ሃይማኖታዊ የሆኑትን ግብሮች እንደዚሁም ደግሞ እያንዳንዱን ሃይማኖት የሚያዝኝ ወይ ደግሞ ሃይማኖት ከኔየሚፈልገው ነገርን ማድረግ ግድይለኛል ስለዚህ ያንን ነገር አደርጋለሁ ማለት ነው። ስለዚህ ያው አስራት ከመክፈል በኩራት ከመክፈል ጀምሮ ብዙ ነገር አለ። ብቻ ያን ነገር ሁሉንም ማድረግ ግዴታ ስለሆነ ያው ሃይማኖት ተከታይ መሆኔ ካልቀረ እንግዲህ ከሌላው ወይ ደግሞ ሃይማኖት ከሌላው ሰው የምለየው ያን ነገር በመፈጸሜ ስለሆነ በጣም ሃይማኖታዊ ግብሮችን እገብራለው ወይ ደግሞ አከብራለሁኝ ማለት ነው። ስለዚህ ይሄ እንግዲህ በጣም ወሳኝ የሆነ ነገር ነው። ስለዚህ በሃይማኖታችን የምኮራ ከሆነ ወይ ደግሞ በሃይማኖታችን እንግዲህ እንደዚህ የምንመካ ከሆነ ዝም ብለን ሃይማኖት አለን ብቻ ማለት ሳይሆን እንግዲህ ሃይማኖቱ የሚያዘን ሃይማኖቱ ከእኛ የምፈልገውን ነገር ማድረግ ግድ ይላል ማለት ነው። ስለዚህ እኔም ያው ያንን በማድረግ እንግዲህ አልታመም ማለት ነው። ስለዚህ ሃይማኖታዊ ግብሮችን በጣም አከብራለሁ በጣም ከእኔ የሚጠበቅብኝን ወይ ደግሞ ማድረግ ያለብኝን ሁሉንም ነገር እያደረኩኝ ነው የምኖረው ማለት ነው። ስለዚህም እንደዚህ አይነት ሰው እንግዲህ የፈጠረኝን አምላኬን ጌታን ኢየሱስ ክርስቶስን በጣም ማመስገን እፈልጋለሁ። ምክንያቱም እንግዲህ ሃይማኖታዊ ስንሆን ያው አንደኛ ሁሉም ሰው ሃይማኖታዊ ስለሆነ ህግ ያከብራል ማለት አይደለም በደንብ ስለ ሃይማኖቱ ገብቶት ራሱ ያንን ነገር ማድረግ የሚከብደው ሰው አለ። በጣም የሚያስቸግራቸው በጣም የሚከብዳቸው አይነት ሰዎች አሉ። እና ስለዚህ ይሄ በጣም የሚያስቸግር ነገር ነው። ወይ ደግሞ ከባድ ነገር ስለሆነ እንግዲህ እግዚአብሔር ካልረዳን ወይ ደግሞ እሱ ካላገዘን ያንን ነገር ማድረግ አንዳንዴ ተራራ ሊሆንብን ይችላል ማለት ነው። ስለዚህ እኔም ያንን ታሳቢ አድርጌ እንግዲህ ሃይማኖታዊ የሆኑ ግብሮችን በጣም ማክበር እታወቃለሁ ወይ ማነው ስለዚህ ያንን ነገር ብዙ ጊዜ አደርጋለሁኝ። ስለዚህ ሃይማኖታዊ የሆኑ እንግዲህ ተግባሮች ብዙ ናቸው። እንግዲህ ቃል የምንገባው ነገር አለ ለምሳሌ ስንጸልይ እንደዚህ ካደረክልኝ እግዚአብሔር ሆይ እንደዚህ ካደረክልኝ ካደረክልኝ እኔ ደግሞ እንደዚህ አደርጋለሁ ወይንም ለቤቴ እንደዚህ አደርጋለሁ ብለን የምናወራ ወይ ደግሞ የምንናገፈው ነገሮች ይኖራሉ። ስለዚህ ያንን ነገር ለምሳሌ የምንፈጵስመው ወይ ደግሞ ያን ነገር እንግዲህ ተግባራዊ የምናደርግ ከሆነ እንግዲህ ወይ ደግሞ እግዚአብሔርን እንግዲህ እምነታችንን ለመፈተን እንግዲህ የሚያደርገው ነገር ነው። ወይ ደግሞ ያደርጋል ስለዚህ ያኔ ያ ጸሎታችን መልስ ሲያገኘ ወይ ደግሞ የተናገርነው ነገር በሃይማኖት የተናገርነው ቃል የገባው ነገር ሲፈጸም ወይ ደግሞ ሲከናወን እንግዲህ እኛም ደግሞ የተናገርነውን ነገር መፈጸም አለብን ማለት ነው። ስለዚህ እንደዚህ ማድረጋችን በጣም ወሳኝ እና በጣም ቁልፍ ነገር ነው ማለት ነው። ስለዚህ በሃይማኖት የጸናን ሰዎች መሆናችንን የምናሳይበት መንገድ ያስለሆነ ማለት ነው። ስለዚህ ሁሉም ሰው በበኩሉ የሚጠበቅበትን አይነት ነገር ማድረግ እንዳለበት እና ይሄንን ሃይማኖታዊ የሆኑ ግብሮችን በማክበር ወደ አምላኩ ወደ ፈጣሪው ወደ ሰራው አምላክ የሚቀርብበት እና የሚጠጋበት ነገር ስለሆነ ያንን ታሳቢ ማድረግ አለበት። ወይ ደግሞ ህሊናችን እንዳይወቅሰን ብዙ ጊዜ ውሸታም እንዳንሆን እንግዲህ እግዚአብሔርን የሚያክል ፊት ቀርበን ትልቅ ነገር ፊት ቀርበን እንግዲህ የምንናገረውን የምንጸልየውን ነገር እንግዲህ መልስ እንዲያገኝልን እና እንደዛውም ደግሞ እግዚአብሔርም በህይወታችን ታምር እንዲሰራ እንግዲህ ሃይማኖታዊ የሆኑ ግብሮችን እንግዲህ ማክበር በጣም ግድ ይላል ማለት ነው። ሁሉም ሰው ይሄንን ታሳቢ አድርጎ ማድረግ ያለበትን ወይ ደግሞ ማከናወን ያለበትን ነገር ማከናወን አለበት ብዬ የማምን ሰው ነኝ ማለት ነው። እኔም በግሌ እንግዲህ አድጌ ራሴን ካወቅኩኝ ጊዜ ጀምሮ እንደዛም መጽሐፍ ቅዱስን ማንበብ እና መርዳት ከጀመርኩኝ ጊዜ በኋላ ያንን ነገር በህይወቴ የተገበርኩኝ ነው እስከ ዛሬ የኖርኩት ማለት ነው። ስለዚህ ይሄ በጣም አይነት ጠቅሞኛል በህይወቴ በጣም ብዙ ነገሮችን አትርፌበታለሁ። ስለዚህ ይሄ እንግዲህ ሁሉም ሰው ካመነበት ወይም ባመነበት ሃይማኖት ውስጥ እንግዲህ ማክበር ግድ ይላል ማለት የው አስፈላጊ ነው። ያ ሲሆን ነው የሆነ ወይ ደግሞ የአንድ ሃይማኖት ተከታይ ነን ብለን እንግዲህ በሙሉ ልብ መናገር የምንችለው ስለዚህ እውነታችን ልማት ካለ ያክል ሃይማታዊ ግብርን ታከብራለህ? የምለው አዎ እኔ ሃይማኖታዊ ግብርን አከብራለሁ እንግዲህ እላለው በጣም አመሰግናለሁ

እሺ አሁን ደግሞ ምን አይነት ስልክ ትጠቀማለህ? ለሚለው ጥያቄ እንግዲህ እኔ የምጠቀመው ስልክ አይነት ነው ሳምሰንግ ስልክ እንግዲህ ብዙ አይነት ብራንዶች አሉ። ወይ ደግሞ ብዙ አይነት ስልክ አሉ ከዛ እንግዲህ ሳምሰንግ ኤ ሰላሳ ሁለት የሚባለው እንደሆነ የሚታየው ማለት ነው። እንግዲህ ስልክ በጣም ደስ የምልና በጣም ፈጣን ነው። እንደዛውም ደግሞ የምሰራቸው ነገሮች በአጠቃላይ በጥሩ ሁኔታ የሚሰራልኝ ነው። ለምሳሌ ከፎቶ ጀምሮ ለምሳሌ ፎቶ ለመንሳት ካሜራው በጣም ጥራት ያለው ነው። እንደዛ ቪዲዮም ሲቀዳ በጣም ደስ የሚልና በጣም በአሪፍ ጥራት የሚቀዳልኝ አይነት ስልክ ስለሆነ ይሄንን ስልክ ምርጫ እየተጠቀምኩኝ ነው ማለት ነው። ስለዚህ እንግዲህ ሳምሰንግ እንግዲህ ሁላችንም እንደምናውቀው የደቡብ ኮሪያ ሀገር ሀገር ምርት ነው። እና ስልኮች እንደዛም ደግሞ የተለያዩ አይነት ቴሌቪዥን እና ብዙ ኤሌክትሮኒክ እቃዎችን ያመርታሉ ማለት ነው። እኔ እንግዲህ ከነዛ ውስጥ ስልክ ነው የምትጠቀመው ማለት ነው። እንግዲህ ይሄ ስልክ በጣም ድስ የሚል እና ኢንተርኔት ላይ ኢንተርኔት ስጠቀም በጣም ፈጣን ነው እንደዛውም ደግሞ በጣም ደስ በሚል ሁኔታ ነው የምሰራው ማለት ነው። ስለዚህ ይሄንን ስልክ እንግዲህ ለብዙ አይነት ነገር እጠቀማለሁ ማለት ነው። ፎቶ ለማንሳት እጠቀማሉ ቪዲዮ ለመቅዳት እንደዚህ እጠቀማለሁኝ እንደዛም ደግሞ ለመማር እጠቀምበታለሁ ኦንላይን ያሉ ነገሮችን ለመማር ራስን ለማዝናናት ለምሳሌ የተለያዩ አይነት ቪዲዮዎችን እያየሁ ራሴን ለማዝናናት እንደዛም ደግሞ እንግዲህ መጽሐፍቶችን ለማንበብ ይሄንን ስልክ እጠቀማለሁ ማለት ነው። እንግዲህ አንድ ስልክ ነው ግን ብዙ አይነት ስራ የምሰራበት ነው ማለት ነው። እንደዛውም ደግሞ ገንዘብ ማግኛም መንገድ ነው። ለኔ ይሄ ስልክ እንግዲህ ይሄንን ስልክ ተጠቅሜ እንግዲህ ገንዘብም እሰራበታለሁ የተለያዩ አይነት የርቀት ስራዎችን እሰራበታለሁ። እንደዛውም ደግሞ ቤተሰቦችን የምገናኝበት በተለይ ደግሞ ወይ እየደወልኩላቸው ወይ ደግሞ እንደዚህ በቪዲዮ እያወራን ከዘመዶቼ ጋራ ከወዳጅ ዘመዶችህ ጋራ እንደዛም ደግሞ ከቤተሰቦችህ ጋራ እገናኝበታለሁ ማለት ነው። እንግዲህ ስልክ በጣም በጣም ለየት ያለ ስልክ ነው። ለኔ ስለዚህ ዋጋውም ስታይ እንግዲህ በጣም ውድ ነው። ከሌሎች ስልኮች አንፃር ስታይ ይሄኛው ዋጋ ትንሽ ከፍ የሚል አይነት ነገር ነው ያለው። እና እንግዲህ የሳምሰንግ ምርቶች በብዛት አሁን አሁን እየተሻሻሉ መጥተዋል። እንግዲህ የምፎካከሩትም ጋር ስለሆነ ከአይፎን ቀጥሎ አሪፍ የሚባለው ስልክ ያለው እንግዲህ የሳንሲንግ ምርቶች ናቸው ማለት ነው። ስለዚህ ይሄንን ስልክ እንግዲህ ሲጠቀም እኔ ያው ብዙ ጊዜ ስልክ መቀያየር አልወድም አንድ ስልክ ነው የምገዛው ከዛ ያንን ስልክ ከገዛሁ በኋላ እሱኑ እሱኑ በደንብ እጠቀማለሁም። እንጂ ከጊዜ በጊዜ አንዱን እየሸጥኩ ከዛ ወደ ሌላ የቀያየርኩና የምጠቀምበት አይነት ሰው አይደለሁም ማለት ነው። ስለዚህ በአጠቃላይ እንግዲህ በጣም ለየት የሚልና በጣም ደስ የሚያሰኙ ዲዛይኑ ራሱ በጣም ያምራል ጠቆር ሪያሌ ነው። እንደዛም ደግሞ በጣም ሲስ ነው አይከብድም ማለት ነው። ተሸክሞ ለመሄድም የሚያስቸግር አይነት ስልክ አይደለም። ማለት አልኖስ ስለዚህ እኔም ጾም እንደዚህ ማይኩንም ስናይ በጣም እንደዚህ ጥርት ያለ አይነት ድምጽ ያለው ነው። ስልክ ሲደወልም እንደዛ ሙስቃም ሳዳምጥ በጣም ያለ ነገር የሚያሰማኝ ነገር ነው። ስለዚህ በጣም ደስ የሚል ስልክ ነው ማለት ነው። ስለዚህ ጋር እዚህ ጋር እኔ ማንሳት የምፈልገው እንግዲህ ስልክ ስንጠቀም እንግዲህ ሳምሰን ግም ሊሆን ይችላል። ሌላም አይነት ስልክ ስንጠቀም እንግዲህ ማወቅ ያለብን ነገር ቢኖር አንደኛ ፍላጎታችንን መለየት አለብን አሁን ለምሳሌ ስልክ የምንፈልገው ለምንድነው? ለምሳሌ ፎቶ ብቻ የሚፈልጉ ሰዎች አሉ እንደዚህ የማህበራዊ ሚዲያዎች ላይ ፎቶን ለማጋራት ጥሩ ፎቶዎችን የተነሱበት ለመጋራት የሚፈልጉ ሰዎች አሉ። ይሄ ደግሞ ለምሳሌ ለሴቶች እንደዚህ እንደዚህ የተለያዩ አይነት ፕሮሞሽኖችን ለመስራት ወይም ለማስታወቂያዎችን ለመስራት እንደዛም ራሳቸውን ለማስተዋወቅ እንግዲህ የምትጠቀሙበት ማብራሪያ ስለሆነ ለዛ ለዛ ጥሩ ጥራት ያለው እና በደንብ ፎቶ የሚያነሳ የሆነ ስልክ ያስፈልጋቸዋል። ለዛ ለዛ ከሆነ እንግዲህ እኛ ሁሌም ትኩረት አድርጌን ማለት ያለብን ምንድነው ማለት ነው? ካሜራውን ነው እንደዛውም ደግሞ ለሌላም ስራ ከሆነ እንግዲህ እንደ ፍላጎታችን የምንፈልገው አይነት ነገር ለይተን ከዛ በኋላ ያንን ፍላጎታችንን ያሟላልናል ወይስ አይሟላልንም የሚለውን ነገር ለይተን ማወቅ አለብን። ማለት ነው ስለዚህ እንደዛ ስናውቅ እንግዲህ ከፍላጎታችን ጋር የሚመጣጠን አይነት ስልክ ሊኖር ይችላል ማለት ነው። ስለዚህ በአጠቃላይ እንግዲህ ሜን አይነት ስልክ ትጠቀማለህ? ለሚለው ጥያቄ እንግዲህ እኔ ረጅም አመት ነው እንግዲህ የሳምሰንግ ስልክ ተጠቃሚ ነኝ እላለሁ። አመሰግናለሁ

እሺ አሁን ደግሞ የደንበኛ እርካታን ታሳውቃለህ ለሚለው ጥያቄ። የደንበኛ እርካታን ማሳወቅ ግድ ይላል ምክንያቱም ደንበኞቻችን እኛ የምናቀርብላቸውን ምርት እንደዛም ደግሞ እኛ የምናቀርብላቸውን አገልግሎት እንደወደዱና እንዳልወደዱ እንደዛም ደግሞ ምን አይነት ጉድለት እንዳዩበት እንደዛም ደግሞ ምን ማሻሻል እንዳለብን ምን መቀነስ እንዳለብን ምን መጨመር እንዳለብን ከደንበኞቻችን እንግዲህ ማወቅ ግድ ይላል ማለት ነው። ስለዚህ ነው ሁሌ የሆነ ነገር ሳቀርብላቸው ወደ ደንበኞቼ የምጠይቃቸው ነገር እንግዲህ አስተያየት እንዲሰጡና እርካታ እንዳገኙበት እና እንዳላገኙበት እጠይቃቸዋለሁ ማለት ነው። ስለዚህ ሰዎችም ያ ነገር እንዳስደሰታቸው እንደዛም ደግሞ እንዳደረካቸው ያነሱልኛል ማለት ነው። በዛ ላይ ተመስርቼ እንግዲህ ያንን ነገር በስነ ስርዓት እንግዲህ በተሻለ መልኩ ማለት ጥራትን እየጨመርኩኝ እንደዛም ደግሞ ይበልጥ ሰዎቹ እንዲደሰቱበት አድርጌ ያን ነገር የመስራት ነገር ላይ ይበዛም ትክክል አደርጋለሁ ማለት ነው። ስለዚህ ይሄ የደንበኛ እርካታ እንግዲህ ማሳወቅ እንግዲህ የሆነ ነገር ስንሰራ ግድ ይላል ማለት ነው። የደንበኞቻችንን እርካታ ሳናውቅ ውጤታማ ልንሆን አንችልም ምክንያቱም ዝም ብለን እኛን በመሰለን እና ደስ ባለን መልኩ ብቻ የምንሰራ ከሆነ በህይወታችን ላይ የሆነ ጊዜ እንግዲህ በቢዝነሳችን ውድቀት ሊያጋጥመን ይችላል ማለት ነው። ስለዚህ ማድረግን ማድረግ አለብን ብዬ ማስበው ነገር ምንድነው? ሁሌም መጠየቅ ያለብን ነገር እርካታን መጠየቅ አለብን ያ ነገር ደስ እንዳላቸው እና እንዳላላቸው እንግዲህ እንዲያሳውቁን የነሱን ፍቃድ በመጠየቅ ከዛ በጽሁፍ መልክ ሊሆን ይችላል። እንደዛም ደግሞ እንግዲህ የተለያየ አይነት መንገዶች አሉ ለምሳሌ የሀሳብ ማስጫ ሳጥን በማዘጋጀት ምክንያቱም አንዳንድ ሰዎች በቀጥታ ነገሮችን መናገር ላያስደስታቸው ወይ ደግሞ ደስ ላይላቸው ላይላቸው ስለሚችል ያንንም በማዘጋጀት ወይ ደግሞ ብዙ አይነት አማራጮችን በማዘጋጀት እንግዲህ ያንን ነገር ማድረግ ይቻላል ማለት ነው። እንግዲህ እኔ በምሰራው ስራ ላይ እንደዚህ ክፍያዎቹ በዲጂታል ስለሆነ የሚከፈሉት የማደርገው ነገር ምንድነው? የክፍያው ሂደት ውስጥ የሚከፈለው መጠን አለ ከዛ የሚከፈልበት ምክንያት አለ ከዛ ደግሞ በአገልግሎቱ ዙሪያ ምን እንደተሰማቸው እንዲጽፉ የሚያስገድድ አይነት ቅጽ አለ ማለት ነው። ስለዚህ ያንን ነገር ሳይጽፉ አያሳልፋቸውም ስለዚህ ከእያንዳንዱ ሰው የምናገኛቸውን ምንድነው አስተያየት ወይ ደግሞ የምናገኛቸው እንግዲህ ከእርካታ ጋር ተገናኝቶ ይሄ ነገር ደስ ብሎታል ደስ ብሎታል ወይ ደግሞ አይሎትም የሚለው ነገር ጥያቄ ይኖራል። እንደዛውም ደግሞ መሻሻል አለበት ብለው የሚያስቡት ነገር ብሎ የሚጠይቅ ነገር አለ። በጣም እዛ ውስጥ ምርጫ አለ እዛው ሞልቶ ሰዎች አልፏል ማነው? ስለዛ ይሄ ደግሞ ያው ፔይመንቱ ወይ እነዚህ ክፍያው ሲገባ ለማየት ስገባ ከዛ ሀሳቡ ሁሉ ነገሩም አንድ ላይ ይመጣልኛል ማለት ነው ስለዚህ ያንን ነገር እኛም እያየን እያሻሻልን እንሄዳለን ማለት ነው። ስለዚህ የደንበኛን እርካታ እንግዲህ ማሳወቅ ወይ ደግሞ ለማወቅ መጠየቅ እንግዲህ ግድ ይላል ማለት ነው። ስለዚህ እንደዛ ካላደረግን እንግዲህ ለቢዝነሳችንም ጥሩ አይደለም ስለዚህ ሁሉም ሰው ከደንበኞቹ መጠየቅ ያለበት ነገር ቢሆን ምን መሻሻል እንዳለበት ምን እንዳገኙበት እና ምን ደግሞ እንደጎደለበት ይሄ ነገር መጠየቅ እና ከዛ እነሱ በሚያነሱት ሀሳብ ላይ ቆመን ደግሞ መሻሻል ያለብን ነገር ማሻሻል ከዛ ደግሞ መቀጠል ያለበትም ነገር ካለ ደግሞ በእርሱ ልክ መቀጠል አሪፍ ነው ብዬ አስባለሁ ማለት ነው። ስለዚህ እንግዲህ የደንበኛ እርካታን በጣም እኔ ቅድሚያ ምሰጠዉና እና ብዙ ጊዜ በጣም እንደ ጥሩ ነገር ብዬ ወይ ደግሞ አድርጌ ምወስደው አይነት ነገር ነው። ስለዚህ ሁሉም ሰው እንግዲህ ስራ አለኝ ወይ ደግሞ ቢዝነስ እሰራለሁ ብሎ የሚያስብ ሰው ትኩረት ሰጥቶ ማወቅ አለበት ብዬ የማስበው ነገር ቢኖር ይሄ ነገር ነው። ስለዚህ ትኩረት ሰጥቶ ሁሌም እንግዲህ ከደንበኞቹ አስተያየት መቀበል ግድ ይላል ማለት ነው። ከዛ የተሰጠውን አስተያየት ደግሞ መቀበል ብቻ ሳይሆን እንግዲህ ማስተካከል ያለበት ነገር ካለ ማስተካከል ከዛ ደግሞ መቀጠል ያለበት ነገር ደግሞ በተባለው መንገድ እና ባለበት መንገድ ከጊዜ ጋራ ያን ነገሮችን እያማዘነ ማስቀጠል እና መስራት ጥሩ ነው ብዬ አስባለሁ ማለት ነው። ስለዚህ ውጤታማነት እና እንደዛውም ደግሞ ደንበኛን አለመያዝ ረጅም ጊዜ ደንበኞቻችን ከእኛ እንዳይለዩ ከሚያደርጉ መካከል አንዱ እንግዲህ ከእነሱ አስተያየት መቀበል እና ከዛ እነሱን የሚያረካቸውና በጣም ለነሱ ደስ ሚላቸውን ነገር ወይ ደግሞ አገልግሎቶችን ማቅረብ መቻል ማለት ነው። ስለዚህ በአጠቃላይ የደንበኛን እርካታ ታሳውቃለህ ለሚለው ጥያቄ? አዎ የደንበኛን እርካታ አሳዉቃለሁ እላለሁ አመሰግናለሁ

እሺ፣ አሁን ደግሞ ይቅርታ መጠየቅ ቀላል ነው ወይ ለምለው ጥያቄ እንግዲህ ይቅርታ መጠየቅ ቀላል አይደለም። ምክንያቱም ደግሞ ለምንድነው ሰዎች ይቅርታ ስትጠይቁ እንዴት ነው አንደኛ ጥፋታቸውን ያመኑ ይመስላችኋል፣ ሁለተኛ ደግሞ እንግዲህ የተሸነፉ ይመስላቸዋል ስለዚህ እንግዲህ በአእምሮአችን ያለው ነገር እንግዲህ ሰው ልጅ ትንሽ የሚከብዱ ነገር ቢሆን የመሸነፍ ስሜት እንድትሰማው አይፈልግም። እንደዛም ደግሞ ጥፋተኝነቱን ወይ ደግሞ የሆነ ነገር እንዳጠፋ ማመን አይፈልግም ስለዚህ ያንን ነገር ይቅርታውን እየፈለጉ ግን ያ ስሜት ስለሚሰማቸው ብዙ ጊዜ ቀላል አይደለም ማለት ነው። ስለዚህ ሰዎች ብዙ ጊዜ በጣም አብዛኛው ሰው ይቅርታን መጠየቅ የማይወዱ ለዛ ነው። ዋናው ጥፋተኝነቱን አምኖ መቀበል አይፈልግም ወይ ደግሞ ራሱ ጥፋተኛ እንደሆነ ራሱ ላይ እንደመሰከረ የምትሰማው ስለሆነ በብዛት እንግዲህ ሰዎች ይቅርታ አይጠይቁም። ስለዚህ ይቅርታ መጠየቅ ቀላል ነገር አይደለም የምለው አጠቃላይ ስለዚህ ይቅርታን መጠየቅ መቻል እንግዲህ መታደል ነው። ሁሉም ሰው አይደለም ያንን ነገር ማድረግ የምትችለው ምክንያቱም ጥፋትም አንዳንዴ እኮ ጥፋት ሳናጠፋም ይቅርታ መጠየቅ ሊያስፈልግ ይችላል። ምክንያቱም አላስፈላጊ ነገሮች ከሚፈጠሩ እንግዲህ ይቅርታ ጠይቀን ነገሮችን ለማረጋጋት ወይ ደግሞ ነገሮችን ቀለል አድርገን ለማለፍ ምንም አይነት ነገር ሳናጠፋ ይቅርታ የምንጠይቅበት አይነት ሁኔታዎች ሊኖሩ ይችላሉ ወይ ደግሞ አስፈላጊ ሊሆን ይችላል። እንግዲህ ይሄ ጥሩ ነገር ሆኖ ሳለ ግን በስትክክል ጥፋት አጥፍቶ ወይ ደግሞ ያንን ነገር አጥፍቶ ወይ ደግሞ ልክ ያልሆነ ነገር ሰርቶ ይቅርታን የምጠይቀ አይነት ሰው እንግዲህ አይገኝም። እኔ እንደኔ እንደኔ በጣም በጣም ይሄ የሚበረታታና በጣም ሰዎች እንደዚህ ማድረግ የሚችሉ፣ ይቅርታ መጠየቅ የሚችሉ ሰዎች በጣም እንደ ጥሩ ተመሳሳይነት መወሰድ ያለባቸው እና ለሰዎችም ካለው ልምዳቸው ማካፈል ያለባቸው ሰዎች ናቸው ብዬ አስባለሁኝ ምክንያቱም ምንድነው እንግዲህ ሳናጠፋ ምንም ነገር ሳናደርግ ይቅርታን መጠየቅ ቀላል ነገር ስላለሆነ ነው ማለት ነው። ስለዚህ ይህንን ያንን በማሰብ እንግዲህ በብዛት ይቅርታን ያው መጠየቅ ምን ያክል ከባድ እንደሆነና በራሴም ደርሶብኝ ሰለማውቅ ነው። መጀመሪያ ላይ እንዳልኩት ተሸነፍኩኝ ያክል ስለሚሰማኝ እንደዛም ደግሞ ያንን ጥፋትን ያመንኩ ወይ ደግሞ ጥፋቴን በራሴ ላይ እንደፈረድኩ ያክል አድርጌ ስለማስብና ያ ነገር ስለሚሰማኝ በብዛት ይቅርታ መጠየቅ አልፈልግም። በተቻለኝ መጠን ይቅርታ ሳልጠይቅ ምንድነው ማድረግ የምፈልገው ስለዛ ነገር ሁለተኛ ሳላነሳበት ለዛ ሰው ቀጥ ብዬ ሄጄ ያን ነገር ትቼ ምንም ነገር እንዳልተፈጠረ የሆነ የማስመስልበት አይነት አጋጣሚዎች አሉ ግን እንግዲህ ይቅርታን መጠየቅ ግን ጥሩ ይመስለኛል። ተሸንፌ ነው እንኳን ገሮችን ማስተካከል የምንችል ከሆነ ብንሸነፍስ ችግር አለው የምለውን ነገር ማሰብ መቻል አለብን ማለት ነው። አሁን እኔ እኛ ስህተታችን አምነን እንግዲህ ከሚፈጠሩ ውዝግቦች፣ ከሚፈጠሩ ችግሮች እንደዛውም ደግሞ ከሚፈጠሩ አለመግባባቶች ማስከረት የምንችል ከሆነ ብንሸነፍስ ምን ችግር አለው ምክንያቱም ዋናው በሰላም መኖር ያለጭቅጭቅ መኖር ስለሆነ የተፈለው ያንን ታሳቢ ያደረጉ ሰው ይቅርታን መጠየቅ መልመድ ወይ ደግሞ ይቅርታን መጠየቅ መለማመድ ወይ ደግሞ ለሰዎችም እንኳን ሰዎች ስትጠይቁ ይቅርታን ማድረግ መለማመድ ጥሩ ነገር ነው ብዬ አምናለሁኝ። እንግዲህ እንዳልኩት ያ ያ ነገር ስላለ በህይወታችን ውስጥ እንግዲህ ይቅርታን መጠየቅ ብዙ ጊዜ ከባድ ነው። ሰዎች ያንን ነገር አያደርጉም ግን ደግሞ እንዴት ነው ያንን ነገር ካደረገኝ በኋላ እኛ ይቅርታ ከጠየቀኝ በኋላ ይቅርታ የምንጠይቃቸው ሰዎች ለኛ ያላቸው ቦታ ለኛ ላይ ያላቸው ክብርና ፍቅር በጣም ይጨምራል። እንደዛም ደግሞ እኛን በጣም ያምኑናል ማለት ነው። ምንም ነገር አጥፍተን ከዛ ጥፋታችንን አምነን እንዳጠፋን ያ ነገር ከገባን በኋላ ይቅርታ ምን ጠይቅ ከሆነ ሁሌ እኛ ሰዎች እንግዲህ እኛ ታማኝ እንደሆነን ስለሚያስቡ ሌላ እድሉን እንኳን ቢመጣ ሌላ ጥሩ ነገርን እንኳን ቢመጣ ቅድሚያ ሊሰጡት የምትችሉት ለምትችሉት ሰው እኛ ነን ማለት ነው። ስለዚህ ያንን ማሰብ አንዳንዴ ግድ ይላል። ያንን ማድረጋችን እንግዲህ በጣም አስፈላጊ ነው ብዬ አስባለሁኝ ማለት ነው። ስለዚህ እንግዲህ ይቅርታ እንደመጠየቅ እንግዲህ ጥሩ ነገር የለም። ይቅርታን እንደመጠየቅ እንግዲህ ሰላምን ለማምጣት እንደዛ ሰላም እንዲሰፈን እንደዛ እንደዛም ደግሞ መረጋጋት እንዲሰፊን የሚያደርግ ነገር የለም ማለት ነው። ስለዚህ ሁሉም ሰው በየቤቱ በየ ባለበት ወይ ደግሞ በተመሳሳይ በተሰማራበት ዘርፉ ይቅርታን መጠየቅ እና ያንን ነገር ማድረግ ላይ ጥሩ በተመሳ ምሳሌ መሆን አለበት ብዬ አምናለሁ። ስለዚህ በአጠቃላይ ይቅርታ መጠየቅ ቀላል ነው ወይ ለምለው ጥያቄ ይቅርታ መጠየቅ ቀላል አይደለም ብዬ አምናለሁኝ እኔ አመሰግናለሁ።

እሺ አሁን ደግሞ የምትወደው መጽሐፍ ምንድነው? ለሚለው ጥያቄ እንግዲህ መጽሐፍቶች ብዙ ናቸው፤ ወይ ደግሞ ተለያዩ አይነት መጽሐፍቶች አሉ፤ ወይ ደግሞ እያንዳንዱ ነገር ላይ እንግዲህ ተጽፏል። ስለ ሰው ልጅ በጣም ብዙ ነገር ተጽፏል። ስለ ሰው ልጅ ፀባይ ስለ አኗኗሩ እንዴት መኖር እንደጀመረ፤ ሰው የተለያየ ቦታ ላይ ምን እንዴት መስራት እንደጀመረ ሁሉም ነገር ተጽፏል። ስለ ገንዘብ ተጽፏል እንደዚህም ስለ ተፈጥሮ ስለ አኗኗር ዘይቤ እያንዳንዱ ነገር ተጽፏል። እና ስለ እምነትም ተጽፏል፤ ስለ መንፈሳዊ ነገር ብዙ ነገር ተብሏል። ከዚህ ሁሉ እንግዲህ እኔ እንግዲህ በጣም የምወደው እና በጣም ሁሌም ማንበብ የምወደው አንደኛ ላይ ከገንዘብ ጋር የተገናኙ ነገሮችን እና እንዴት ገንዘብ ማስተዳደር እንደምችል፤ እንደዛም ደግሞ እንዴት እና ምን አድርጌ የተሻለ ገንዘብ ማግኘት እና የተሻለ ገቢ ማግኘት እንደምችል፤ እና እንዴት ገንዘቤን ማስተዳደር እና መጠቀም እንዳለብኝ እምሬ የሚያስረዱኝና እንደዛ በጥሩ ግንዛቤ እንዲኖረኝ የሚያደርጉ አይነት መጽሐፍቶችን ማንበብ በጣም ፍላጎት አለኝ። እንደዛም ደግሞ ደስ ይለኛል ማለት ነው። ሌላው ደግሞ ከመንፈሳዊ ጋራ የተገናኙ መጽሐፍቶችን እንደነ መጽሐፍ ቅዱስ ያሉ መጽሐፍቶችን እና እንደዛም ደግሞ በመንፈሳዊ አባቶች የተጻፉ አይነት መጽሐፍቶች መጽሐፍ ቅዱስን በተረዱበት መንገድ ሰዎችን ለመግለጽ የጻፉትን መጽሐፍ አይነት መጽሐፍ በጣም እወዳለሁ ማለት ነው። ስለዚህ ያ ነገር በጣም ያስደስተኛል። ሁሌም ያን ነገር ማድረግ እፈልጋለሁ ማለት ነው። ሁሌም እንደዚህ አይነት ያሉ መጽሐፍቶችን ማንበብ እንደዚህ ያሉ መጽሐፍቶችን እንግዲህ ጽፌ ቢሆን ይችላል እንደውም ደግሞ ሰዎች የጻፉትን ማንበብ እና ማየት በጣም ነው የሚያስደስተኝ ማለት ነው። ስለዚህ ሁሌም ያንን ነገር አደርጋለሁ ማለት ነው። ስለዚህ መጽሐፍ ማንበብ በጣም አሪፍ ነው። በአእምሮ አእምሯችንን በእውቀት ለመሙላት እንደዛም ደግሞ ስለ እያንዳንዱ ነገር ጥሩ ግንዛቤ እእንዲኖረን ከሚያደርገን መካከል አንዱ መጽሐፍ ስለሆነ፤ ስለምንፈልገው ነገር እና በጣም እንደዚህ ትኩረታችንን የሳቡ ነገሮች ላይ ጥሩ ግንዛቤ እንዲኖረን መጽሐፍ ማንበብ መቻል፤ እንደዛ ደግሞ መጽሐፎችን ማንበብ በጣም ጠቃሚ እና እንደዚህ እውቀት በደንብ እንዲኖረንና ሙሉ መረጃ እንዲኖረን ስለሚያደርግ እንግዲህ መጽሐፍ ማንበብ ጥሩ ነገር ነው ማለት ነው። ሌላው ደግሞ እንግዲህ መጽሐፍ ስናነብ ራሳችን ራሳችን ራሳችንን ራሳ በራሳችንም የምናስተምርበት መንገድ ነው። ምክንያቱም ስናነብ ማንም ሰው አጠገባችን የለም፤ ወይ ደግሞ ያንን መጽሐፍ የጻፈ ሰው በአጠገባችን ላይኖር ይችላል። አልፎ አልፎ እንደ አጋጣሚ ሊኖር ይችላል ግን በብዛት አሁን ዘጠና ዘጠኝ በመቶ የሚሆነው በሚሆነው አጋጣሚ ላይ አይኖሩም። ገዝተን ስለምንጠቀም ስለዚህ ስለዛ ነገር ምን ማለት እንደፈለገ ስለእያንዳንዱ ሀሳብ የሚያስረዳን ሰው የለም ማለት ነው። ስለዚህ ያንን የሚያደርጉ ያንን የሚያስረዳን ሰው ስለሌለ በራሳችን ነው ሁሉንም ነገር የምንደርስበት ወይ ደግሞ በራሳችን እያጠናን ነው የምንደርስበት ማለት ነው። ስለዚህ ይሄ በጣም ደስ የሚልና በጣም የሚያስደስት በጣም በደንብ የማሰብ ችሎታን እንድናዳብር ከሚያደርጉ መካከል መጽሐፍ ማንበብ በጣም የመጀመሪያው ነው ወይ ደግሞ መጀመሪያ ላይ የሚጠቀስ ነገር ነው ማለት ነው። ስለዚህ ያንን ስናደርግ እንግዲህ እውቀት ይኖረናል፤ ግንዛቤዎች ይኖሩናል፤ እንደዛም ደግሞ በጣም ብዙ ነገሮችን እናደርጋለን። ይሄ በጣም እንግዲህ ደስ የሚል ነው እና ህይወታችን ላይ በጣም የተሻለ ወይ ደግሞ የተሻለ ግንዛቤ እንደዚህም ደግሞ የተሻለ እውቀት እንዲኖረን ከሚያደርጉ መካከል አንዱ ነው። ምክንያቱም መጽሐፍ ማንበብ ቻልን ማለት፤ እንደዚሁም ከዛ መረጃዎችን መሰብሰብ ቻልን ማለት፤ እንደዛ እውቀት ማግኘት ቻልን ማለት፤ የትኛውንም ነገር ለመረዳት አንቸገርም ማለት ነው። ሌላው ደግሞ መጽሐፍ ስናነብ እንግዲህ ከመጽሐፍ እውቀትን ስናገኝ ወይ ደግሞ ከመጽሐፍ እውቀትን ማግኘት ስንችል ሌላው ነገር ምንድነው ማለት ነው ለመማር ብዙ ጊዜ አንቸገርም ማለት ነው። ምክንያቱም የትኛውንም ነገር ለመረዳት ደግሞ የትኛውንም ነገር ላይ ግንዛቤ ወይ ደግሞ ጥሩ ግንዛቤ ለማግኘት አንቸገርም ወይ ደግሞ እንግዳ አይሆንብንም ማለት ነው። ከምንም ነገር የሚከብድ ነገር ነው ብዬ አስባለሁ። መጽሐፍን ማንበብ መቻል ትዕግስትን ይጠይቃል። እንደዛ ደግሞ ቁጭ ብሎ ያንን ነገር ማሰላሰል ማሰብ ማሰብን ይጠይቃል። ያንን የሚያደርጉ ሰዎች የሉም ወይ ደግሞ ያንን ማድረግ የሚችሉ ሰዎች የሉም በብዛት። ትዕግስት የላቸውም ያንን ነገር ለማድረግ ወይ ደግሞ ያንን ነገር ለማድረግ ብዙም አይታገሱም። ይሄንን ነገር ሲኖር እንግዲህ በጣም የሰዎች የሚፈተኑበት ነገር ስለሆነ፤ የብዙ ሰዎችም ድካም ስለሆነ፤ ያንንም እንግዲህ አሸንፎ ደግሞ ድካሙንም አሸንፎ እንደዚህ ደግሞ ድካሙን ብቻ ሳይሆን እንግዲህ ስልቹነት የሚባለውን ነገርም አሸንፈው ያንን ማድረግ የቻሉ ሰዎች በጣም ጎበዝ ናቸው ማለት ነው። ስለዚህ በአጠቃላይ የምትወደው መጽሐፍ ምንድነው? የሚለውን አንደኛ ከገንዘብ እና ከገንዘብ ነክ ጋራ ታያይዘው የተጻፉ መጽሐፍቶች፤ እንደዛም ደግሞ ስለ ሰው ሳይኮሎጂ የተጻፉ እንደዛም ደግሞ ከመንፈሳዊ ነገር ጋር የተገናኙ መጽሐፎችን ማንበብ በጣም ደስ ይለኛል ማለት ነው።

እሺ አሁን ደግሞ ምን አይነት የሙቀት መጠን ትመርጣለህ ለሚለው ጥያቄ እንግዲህ እኔ የምመርጠው የሙቀት መጠን ብዙም ወጣ ያለ ነገር አልፈልግም። ለምሳሌ በጣም ቀዝቃዛ የሆነ ወይ ደግሞ በጣም የሚበርድ አይነት የሙቀት መጠን አልፈልግም። በዛው ልክ ደግሞ በጣም ከፍ ያለ እና በጣም ከመጠን በላይ የሆነ ነገር አልፈልግም ማለት ነው። ስለዚህ መጠነኛ የሆነውን ወይ ደግሞ ብዙም የማይበርድ ብዙም የማይሞቅ አይነት የሙቀት መጠን ይፈልጋሉ ማለት ነው ብዙ ጊዜ ስለዚህ በጣም ቀዝቃዛ እንዲሆንም አልፈልግም በጣም እውቀታማም እንዲሆን አልፈልግም። ምክንያቱም እኔ ያው ምቾት የሚሰማኝ እንደዛ እንደምወደስ የሚለኝ አየሩ ትንሽ ቀዝቀዝ ሲል ነው። ቀዝቀዝ ሲል ማለት ደግሞ በጣም የበረደ ወይ ደግሞ በጣም የወረደ ሳይሆን መካከለኛ የሆነ አይነት የሙቀት መጠን በጣም ይመርጣል። ወይ ማነው ሌላው ደግሞ እንግዲህ ሙቀቱ በጣም ከፍ ያለ ከሆነ በጣም ያስጨንቀኛል ያልበኛል እንደዛም ደግሞ ምቾት እንዲሰማኝ አያደርገኝም በጣም ነው የሚያስጨንቀኝ ማለት ነው። ስለዚህ ያንን ሁሉ አልፈልግም። ልብስ እንኳን ስለ ልብስ እንደዚህ የሚነሳኝ ወይ ደግሞ በጣም በጣም ሰውነቴን ከማሞቆ የተነሳ በጣም ላበላብ የሚያደርገኝ ከሆነ አልመርጥም ነው። ምግቤም ስመገብ እንደዛው አንዳንድ ምግቦች እንግዲህ የሰውነታችን ሙቀት እንዲጨምር የሚያደርጉ አይነት ናቸው። ስለዚህ እንደዚህ አይነት ምግቦችን ራሱ ብዙ ጊዜ መጠቀም ወይ ደግሞ እኔ መብላት እና አልመርጥም ማለት ነው። ስለዚህ ብዙ ጊዜ የማደርገው ነገር ምንድነው? ቀለል ያሉና ልብሶች ስለብስ ቀለል ያሉ እንደዛም ደግሞ የማያስጨንቁ ምቾቴን የማይነሱኝ አይነት ልብሶችን እለብሳለሁ ማለት ነው። ስለዚህ እንደዚህ በማድረጌ በጣም ብዙ ጊዜ በህይወቴ ያተረፍኩት እንደዛም ደግሞ ብዙ ጊዜ እንግዲህ ያገኘሁት ወይ ደግሞ እንግዲህ ያተረፍኩት ብዙ ነገር አለ ማለት ነው። ስለዚህ በአጠቃላይ እኔም የምወደው የመውቀት መጠን በጣም ብዙም ወጣ ያለ ነገር አልፈልግም። አንድ በአጠቃላይ በሁለቱም በኩል በበርድም በሙቀትም በኩል ወጣ ያለ ነገር ሳይሆን የሁለቱን ያማከለ የሁለቱን ያማከለ ነገር ቢሆን ይመርጣሉ ማለት ነው። ስለዚህ ሁሌም አሁን እኔ አንድ ቦታ ለመኖር ስመርጥ ወይ ደግሞ አንድ ቦታ ለመኖር ሳስብ ሁሌ የማደርገው ነገር ቢኖር ምንድነው ማለት ነው። ያ ሙቀቱ ምቹ ነው ምቹ አይደለም የምለውን ነገር አስባለሁ ማለት ነው። ያ ሙቀቱ ምቹ ከሆነና ወይ ደግሞ በጣም ደስ የምል ከሆነ እንግዲህ ያንን ቦታ ለመኖር እመርጣሉ ማለት ነው። ስለዚህ ኤስቶን በማድረግበት ሰዓት እንግዲህ ብዙ ጊዜ ቅድሚያ ሰጥቼ የማየው እዛ ቦታ አይ እና ቦታውን አየዋለሁ በጣም ይሞቃል ወይስ በጣም ይብርዳል የሚለውን ነገር አየዋለሁ። ከዛ እኔ የምፈልገው አይነት ከሆነ ይሄ ሙቀት መጠኑ ነው የማያስቸግር እንደዛም ደግሞ ወጣ ያለ ወጣ ያላለ ከሆነ ያንን እመርጥና እዛ መኖርን እጀምራለሁ ማለት ነው። ስለዚህ በአጠቃላይ እንግዲህ የሙቀት አይን የሙቀት መጠን የሆነ ቢሆን በጣም እመርጣለሁ ማለት ነው። ስለዚህ እውቀት መጠኑ መካከለኛ ሲሆን ስራዬን በአግባቡ እሰራለሁ። እውቀት መጠኑ መካከለኛ ሲሆን እንግዲህ ምቾት ይሰማኛል እንደዛም ደግሞ ደስተኛ ሆኜ እኖራለሁ። የሙቀት መጠኑ ያን ያክል ከፍ ያለለ ሲሆን እንግዲህ ደስ ብሎኝ ወይ ደግሞ ተደስቼ እኖራለሁኝ ማለት ነው። ስለዚህ በአጠቃላይ ይሄንን በማደርግበት ሰዓት እንግዲህ ሁሌም ስራዬ ብዬ የማደርገው ነገር ቢኖር ምንድነው ማለት ነው። ያንን መለየት ነው። ሁሌም ያንን አጠናለሁ መረጃችን እከታተላለሁ የሆነ ቦታ ከመሄዴ በፊቱም ካአንድ አይደለም ለመኖር ሳይሆን እዛ ለተወሰነ ጊዜ ለመቆየት የሚሄድ ከሆነ የማደርገው ነገር ብኖር ምንድነው ማለት ነው። ያንን የሙቀት መጠኑን ወይ ደግሞ የሙቀት መጠኑን እንዴት እንደሆነ ሁኔታው እንዴት እንደሆነ እዛ ያለው ነገር ምን አይነት ነገር እንደሆነ እና ሰዎች እንዴት እየኖሩ እንደሆነ ከሰዎች አኖኖሪም ከዛም ከሌላም እንደዚህ ከሌላም ምንጮች የማገኘውን መረጃ ተጠቅሜ ያንን ለይቼ ከዛ በኋላ ነው እንቅስቃሴ የማደርገው ማለት ነው። እንጂ ዝም ብዬ የሆነ ቦታ አይደለም ዝም ብዬ የሆነ ነገር ለመስራት የማልወሰነው። ሲመገበውም እንደዛው አለ ለምሳሌ እኔ የምመገበውም ምግብ መጀመሪያ ላይ ምግብ ምን አይነት ምግብ እንደሆነ እና ምን አይነት ስሜት ሰው ላይ ያሳድራል ወይ ደግሞ ያመጣል የሚለውን ነገር ቀድሜ አውቄ ነው። የምመገበው ልብስም ስለብስ እንግዲህ ለብስህ ያሉትን ነገሮች አነባለሁ ኦካዛ ደግሞ የት ሀገር ላይ እንደተሰራ ከምን እንደተሰራ እያንዳንዱ ነገር የራሱ የሆነ እንግዲህ አስተዋፆ ስላለው ያለው ሁሉ ነገር በደንብ አጣርቼ ነው የምትጠቀመው። እንደዛ በማድረግ እንግዲህ የመቁቀት መጠኔን በጣም እንግዲህ በስተክክል እኔን በማያስቸግረኝ መልኩ መቆጣጠር እችላለሁ ማለት ነው። ስለዚህ ምክንያቱም ያው ተፈጥሮ ሆኖ መቆጣጠር ባልቻልንም ቦታዎችን መመረጥ ላይ እንደዚህ ያደርጋሉ ማነው? ይሄ ነው። ሁሌም እኔ ቅድሚያ የምሰጠው ያው ሰዎች ብርድም የምወዱ ሰዎች አሉ ሙቀትም የምወዱ ሰዎች አሉ። በጣም ብርዳማ ቦታ ላይ መኖር እና ማኖር የሚፈልጉም ሰዎች አሉ። እንደዛም ደግሞ በጣም ሙቀታማ ቦታ ላይ መኖር የሚመርጡ ሰዎች አሉ። ያው ሁሉም ሰው እንደ ፍላጎት ነው ማለት ነው። ስለዚህ ምን አይነት የመውቀት መጠን ትመርጣለህ? ለምለው እኔ መካከለኛ የሆነና ደስ የሚል አይነት የሙቀት መጠን እመርጣለሁ ማለት ነው። ስለዚህ እኔ ምርጫ ይሄ ነው አመሰግናለሁ

አሁን ደግሞ ልብሶችን በስነ ስርዓት ታስቀምጣለህ ወይ? ለሚለው ጥያቄ እንግዲህ ልብሶቸን በስርዓት የተቀመጡ ናቸው። ወይ ደግሞ አጣጥፌ በስነ ስርዓት በተዘበራረቀ ሁኔታ ሳይሆን በስነ ስርዓት ቁጭ ቁጭ አደርጋቸዋለሁ ማለት ነው። ይሄ ደግሞ ያው ከድሮ ጀምሬ ቤተሰብም እየመከረኝ እየነገረኝ ስላደኩኝ ሁሉንም ነገር በዛ መልክ ነው የማደርገው ማለት ነው። ምክንያቱም እንግዲህ ልብስ በስነ ስርዓት ማስቀመጥ ከቻልን ሌሎችም ነገሮች ላይ እንደዛው ጎበዜ እንሆናለን ማለት ነው። ስለዚህ ሁሉንም ነገር በስርዓት ማስቀመጥ የምንችልበት አይነት አጋጣሚ ይፈጠራል ማለት ነው። ስለዚህ አባቴም እናቴም እየመከረችኝ አባቴም እየመከረኝ እንደዛ ስላደግኩኝ አሁን ላይ ልብስን ሳስቀምጥ በስርዓት ነው። ወይ ደግሞ በተዘበራረቀ ሁኔታ ሳይሆን በስትክክል አጣጥፌ ሱሪ ለብቻ፣ ጃኬት ለብቻ፣ ሸሚዞችን ለብቻ፣ ሁሉም ነገር እንደዚህ ለብቻ ለብቻ አድርጌ አስቀምጣለሁኝ። እንደዛ ማርጌ ደግሞ ወይ ደግሞ እንደዚህ ማስቀመጤ ደግሞ የረዳኝ ምንድነው ለምሳሌ ያንን ሊብስ ለመልበስ ስፈልግ ወይም ደግሞ አውጥቼ መልበስ ሳስብ ብዙም እንደዚህ ልብሶችን ለመበርበር ወይ ደግሞ እየበተንኳቸው እንትን አልልም። ምክንያቱም በቀላሉ ለየት አድርጌ ያንን መልበስ የፈለኩትን ልብስ መለየት ስለምችል ማለት ነው። ስለዚህ ለየብቻ ለየብቻ እንደየአይነታቸው ማስቀመጥ ይሄ ደግሞ እንግዲህ የፈለኩትን ልብስ ብቻ ቀስ ብዬ አውጥቼ እንዳወጣና እንድለብስ ረድቶኛል ማለት ነው። ስለዚህ ሁሌም ያንን ነገር ነው የማደርገው። እንግዲህ ደግሞ እንዳልኩት ከመማር እንደዛም ደግሞ እንደዚህ ምክሮችን ከእናቴም ከአባቴም በመቀበሌ ነው ማለት ነው። ስለዚህ ሁሌ ያው እነሱ ይመክሩናል። ልብሳችንን በስነ ስርዓት ማስቀመጥ እንዳለብን። የልብሱ ቅርጽ ወይ ደግሞ ተኩሶም እንዳይበላሽ ስለሚረዳ በደንብ አጣጥፈው በስነ ስርዓት ማስቀመጥ መቻል በጣም ነገር ነው። በጣም የሚመከር ነው ማለት ነው። ስለዚህ እነሱም ሁሌም የሚመክሩን እንደዛም ደግሞ ሁሌ የሚነግሩን ያ ነገር ስለሆነ ማለት ነው። እኔም እንግዲህ ያንን እያደረኩኝ ወይ ደግሞ ያንን እየሰማሁ ስላደኩኝ እንግዲህ ሁሉንም ነገር በዛው መልክ ነው የማደርገው ማለት ነው። ስለዚህ እስከዛሬ ልብስን በስነ ስርዓት አጣጥተፌ ማስቀመጥ ነው የምታወቀው ማለት ነው። ከቤተሰቦቸም ተለይቼ መኖር ከጀመርኩኝ ጊዜ ጀምሮ ለምሳሌ ለትምህርት ሌላ ቦታ ስሄድ እንደዛም ደግሞ ሌላ ስራ ለመስራትም ከቤተሰቦቹ ተለይቼ ሌላ ቦታ ስሄድ ወይ ደግሞ ስንቀሳቀስ እንግዲህ ያንንም ነገር እየተገበርኩኝ ነው ያለሁት ማለት ነው። ምክንያቱም አንዴ የተማርኩት ነገር ስለሆነ ወይ ደግሞ አንዴ የያዝኩት ነገር ስለሆነ ያ ነገር አይጠፋኝም ማለት ነው። ስለዚህ አንዴ ያዝኩት አንዴ ከተረዳሁ ከዛ በኋላ የተረዳሁትን ደግሞ ወይ ደግሞ ያወቅኩትን ነገር መልቀቅ አልፈለኩም ወይ ደግሞ ያንን ነገር መተው አልፈለኩም። ስለዚህ ያንኑ ነው እያደረኩኝ ያንኑ ነው እየፈጸምኩኝ እየተገበርኩኝ ነው የኖርኩት ማለት ነው። ስለዚህ በአጠቃላይ እንግዲህ ይሄ በስነ ስርዓት ልብስን ማስቀመጥ ወይ ደግሞ ልብስን አጣጥፎ በስነ ስርዓት ማስቀመጥ መቻል ጥሩ እና ይሄ ማንም ሰው መለመድ እና ማድረግ ያለበት ነገር ነው ብዬ አምናለሁ። እኔ ምክንያቱም እንግዲህ ልብስ በስነ ስርዓት የማናስቀምጥ ከሆነ ይበላሽብናል። እንደዛም ቅርጾቹ ብዙ ነገሮች ስለሚበላሻሹ ስንለብስ እንግዲህ ያስታውቃል ማለት ነው። በስነ ስርዓት አጣልፈን ያስቀመጥን እና እንዲሁ ዝም ብለን እየወረወርን ያስቀመጥናቸው ልብሶች አንድ አይነት አይደሉም። ስለዚህ ያልቆሸሸውን እንኳን ልብስ ለይተን ለማወቅ ራሱ ይሄኛውን በስነ ስርዓት ማስቀመጥ ልብስ በስነ ስርዓት ማስቀመጥ መቻላችን እንግዲህ ይረዳናል ማለት ነው። ስለዚህ እሱንም ታሳቢ በማድረግ እንግዲህ ሁሉም ሰው ያንኑ በማድረግ ወይ ደግሞ ያንን ነገር በማድረግ እንግዲህ ሁሉ በስነ ስርዓት ልብስን ማስቀመጥ መቻል አለበት ማለት ነው። እኔ ያው ለጓደኞቼ የምመክራቸው እነዛ ጓደኞቼም ሁሌ ልብሳቸውን በዛው መልክ ማስቀመጥ እንዳለባቸው እነግራችኋለሁ። እነሱም ከእኔ እያዩ አንዳንዴ ተነሳስተው ልብሳቻቸ ልብሳቻቸውን እንደዚህ አጣጥፈው የማስቀመጥ አይነት ልምድ አላቸው ማለት ነው። እኔ ከእኔ እየተማሩ እኔ ባልነገራቸውም እኔ ልብሴን በስነ ስርዓት ማስቀመጤን ሲያውቁ ከዛ ወስዶ ያንን ልምድ ወስዶ ልብሶቻቸውን በስነ ስርዓት ያስቀምጣሉ ማለት ነው። አንዳንዴ እንግዲህ ምንተኛበት መኝታ ቤታችን እና እንደዚሁ ያው ልብስ የምናስቀምጥበት ብዙ ጊዜ አንድ ቦታ ስለሆነ ልብሶቻችንን በስነ ስርዓት የማናስቀምጥ ከሆነ ምንድነው የሚፈጠረው ማለት ነው? ብዙ ጊዜ የሆነ የመረበሽ አይነት ስሜት ሊያጋጥም ይችላል። ምክንያቱም እንደዚህ ነገሮች ተበታትነው ስናይ ወይ ደግሞ ነገሮች በጣም እዛም እዚህም ያው ተቦታትኖ ተወርውሮ ሲቀመጡ ስናይ ደስ አይልም ወይ ደግሞ አያስደስተንም ማለት ነው። በአጠቃላይ ስለዚህ ምንድነው ማለት ነው ያንን ነገር እንደዚህ አይነት ስሜት እንዳይፈጠርብን ልብሶቻችንን በስርዓት የተቀመጡ ማድረግ አለብን ወይ ደግሞ በስነ ስርዓት አጣጥፈናቸው ማስቀመጥ እና ቁጭ ቁጭ ማድረግ ግድ ይላል ማለት ነው። ስለዚህ እኔም እንግዲህ በአጠቃላይ ልብሶችህ በስርዓት የተቀመጡ ናቸው? ለሚለው አዎ ልብሶቸ በስነ ስርዓት ተጣጥፎ የተቀመጡ ናቸው ማለት ነው። አመሰግናለሁ።

አሁን ደግሞ መብረቅ ፈራ ነው ወይ? የሚል ጥያቄ መጥቷል እንግዲህ እንደ አጋጣሚ ሆኖ እኔ ያው መብረቅን የሚፈራ ሰው አይደለሁም። ምክንያቱም ፈርቼም ያው ማምለጥ የሚችለው ነገር አይደለም እንደዛም ደግሞ ቢፈራም ባልፈራም ያው የማመጣ ለውጥ ስለሌለ ያንን ነገር። ገና ድሮ የህፃን እያለሁ ራሴን ስላሳመንኩኝ። አልፈራም ቢል አልፎ አልፎ ያው የመብረቁ ሁኔታ። ሰውን የሚያዝበረግግ አይነት መብረቅ ሊኖር ይችላል አልፎ ያልተለመደ ድምጽ የሚሰማበት እና በጣም የሚያስደነግጥ አይነት መብረቅ ሊኖር ይችላል። ግን እንደዛም ሆኖ ትንሽ ይንበረገጋለሁ ከዛ በኋላ ብዙም የምፈራ ሰው አይደለም። ማነው ስለዚህ መብረቅ ላይ ብዙም እኔ ፍርሃት የለብኝም ማለት ነው። በአጠቃላይ ያን ያክል መብረቅ የሚፈራና መብረቅ የሚያዝበረግ ገኝ ሰው አይደለም። አልፎ አልፎ ግን ያው ሳንጠብቀው ወይ ደግሞ ይሄ ሳናስብበት የምሰማው የመብረቅ ድምጽ ትንሽ ሊያስደነግጠን ይችላል። ግን እንደዛም ሆኖ ብዙ ጊዜ አብዛኛውን ጊዜ እኔ በመፍራት ወይ ደግሞ በመበርገግ አሳልፌ አላውቅም ማለት ነው። ስለዚህ በአጠቃላይ መበረ የመብረቅን አልፈራ ማለት ነው። ብዙ ጊዜ ሰዎች እነዚህ መብረቅ ሲኖር ገና እንደበራ ወደ እንጨት ስር ወደ ቤት ወደ ወደ ወደ ወደ ነገር የምሮጡ እንደዛ ጆሯቸውን የምዙ ሰዎች አሉ። ያው ይሄ ተፈጥሯችን የተለያየ ስለሆነ ልንፈራ እንችላለን። በአጠቃላይ ግን እኔ አናክል ፈራ አይደለሁም ማለት ነው። ስለ መብረቅ ያን ያክል ፈርቼም ወይም ደግሞ ለመብረቅ ደንግጨም ተደናግጨም አላውቅም ማለት ነው። ሰዎችም ሲኖሩ ያው ይሄ የተፈጥሮ ነገር ስለሆነ ፈርተን የምናመጣው ለውጥ የለም። እንደዛም ሸሽቴን የምናመልጠው ነገር አይደለም። ምክንያቱም ከየት ተቅጣጫ እየመጣ እንደሆነ ስለማናውቅና ነገሩም የምታይና እንደዚህ የሚዳሰስ የሚጨበጥ ነገር ስላልሆነ ያው መፍራቱ መፍትሄ አይሆንም። እንደውም ድፍረንት እንዲኖረን እንግዲህ ያንን ፍርሃታችንን መቋቋም ከዛ ፍራቱን ቡጤ ነው። መቆሙ በጣም አሪፍ ይመስለኛል። ብዙ ጊዜ ሁሉም ሰው ያንን መቋቋም ብችልና ያንን ፍርሃት አቋቁሞ ከዛ ቢያልፍ እና ሌላ ነገር ብኖረው ለምሳሌ የመሳሪያ ድምጽ ስሰማ አይፈራም እንደዛ እንደዛ ነገሮች አሉ ማለት ነው። እኔ አሁን ለምሳሌ ገና ልጅ እያለሁ የመሳሪያ ድምጽ እየሰማሁ ስላደኩኝ እንደዛ በራስም ተኩሼ ስላየሁ ከዛ በላይ የሚያዘነግጥ የመሳሪያ ድምጽ አለ እሱ ላይ ስለደመድኩኝ ይመስለኛል። አሁን መብረቅ ብዙም ምንም አይመስለኝም እኔ የመብረቅ ልምስ ስሰማ ብዙም አልበረገግም እንደዛም አልበረገግም እንደዛም ደግሞ አልፈራም ማለት ነው። በአጠቃላይ ስለዚህ የመብረቅ ድምጽ እንግዲህ ለእያለ አንዳንዴ የለመድነው አይነት የመብረቅ ድምጽ ላንሰማ እንችላለን እንዲህ እያጋጣሚ አለ ለምሳሌ ምንም አይነት ዝናብ ሳይኖር ድንገት ብቻ ትንሽዬ ጉም ይፈጠረና ከባድ የሆነ በጣም የሚያስደነግጥ አይነት የመብረቅ ድምጽ ልንሰማ እንችላለን ያ ነገር እንግዲህ ትንሽ ያው ማንንም ሰው ሊያዘነግጥ የሚችል ነገር እኔን ያዘነግጠኛል። ማንም ሰው ሊያስፈራ የሚችል ግን እኔን አያስፈራኝም። ምክንያቱም አንዳንዴ መፍራትና መደንገጥ ወይ ደግሞ መንበርገግ አንድ አይደግ አይነት አይደለም። ያው መፍራት ማለት ሁሌ በቃ ያ ነገር ባለ ቁጥር መደናገጥና እንደዚህ መደናበብ መድነባበር አይነት ሁኔታዎች ይፈጥራሉ። እኔ ደግሞ ይሄ ነገር የመጣው እንዴት ነው? ለምሳሌ መበረቅን የማልፈራበት ምክንያት እኔ ሞትን አልፈራም። በ ማለት በጣም ለየት የሚያደርገኝ የማይቀርልኝ ነገር ከሆነ እና ሆኖ ስለሚታየኝ በጣም አንድ ቀን መሞቴ እንዳለ ስላረጋገጥኩኝ ምንም አይመስለኝም። ለምሳሌ እግዚአብሔር ያለልኝ ቀን ከሆነ በዛም ትሞታለህ ከተባልኩኝ ያው አሜን ብዬ ለመቀበል ዝግጁ ስለሆንኩኝ ምንም የሚያዘነግጥ አይነት ነገር የለም። አሉ ብዙ ጊዜ ሰዎችን የምፈሩት ለምንድነው? መሞት ስለማይፈልጉ ነው። ወይ ደግሞ መጎዳትን ስለማይፈልጉ ነው። እኔ ግን እንዴት ነው የማምነው ያ ሁሉ ነገር የእግዚአብሔር ፍቃድ ከሆነና እግዚአብሔር ፈቅዶ ወይም ደግሞ እግዚአብሔር ፈልጎ ከሆነ እኔ ለምንድነው ጣልቃ የምገባው? ስለዚህ የመጣውን መቀበል የመጣውን አቋቁሞ መኖር ነው። እንጂ እንደዚህ መደናገጥ እንደዚህ መረበሽ ወይ ደግሞ መሸበር ብዙ ጊዜ እኔ ጋር አይኖርም። አለው እኔም አላደርግም ያንን ነገርም በህይወቴ ላይ እንዲፈጸም ወይ ደግሞ በህይወቴ ላይም እንዲከናወን አላደርግም። ስለዚህ ህይወትን መቀጠል ነው የምፈልገው ማነው? በመጣው ነገር እንግዲህ አልንበረገግም ማለት ነው። በአጠቃላይ ስለዚህ መብረቅን መፍራት እንግዲህ ኖርማል ላይመስላችሁ ይችላል ሰዎችን ወይ ደግሞ ሰው የማይፈራ ከሆነ ሌላ ችግር አለበት ወይ ደግሞ ሌላ መንፈስ አለበት ብሎም ሊያስቡ ይችላሉ። ግን እውነታው እንደዛ ሳይሆን በቃ እኔ የለመድኩት ወይ ደግሞ እኔ ያወቅኩት ወይ ደግሞ እኔ የተማርኩት ወይ ደግሞ ያደግኩት በዛ ላይ ስለሆነ ምንም አይመስለኝም ማለት ነው። ከልጅነት እየምረያው ገጠር ከብት እያደግን ፍየሎችን በጎችን እንግዲህ የጠበቅን ስላደግን አዲስ ነገር አይደለም። ወይ ደግሞ ከቤት ከቤት ወጥቶ ለማውቁ ሰዎች ያው ሊያስፈራቸው ላይ እኔ ግን ያው ብዙ ነገር እያየሁ ስላደኩኝ ምንም አይመስለኝም። እና ስለዚህ በአጠቃላይ መብረቅ ፈራ ነው ወይ ለምን ጥያቄ እኔ መብረቅ ፈራ አይደለሁም። ወይ ደግሞ መብረቅ የሚፈራ ሰው አይደለሁም አይነት ነው። በጣም

እሺ አሁን ደግሞ "ግጭቶችን ማስተካከል ትችላለህ?" የሚል ጥያቄ መጥቷል እንግዲህ ግጭት ማስተካከል መቻል ወይ ደግሞ ግጭቶችን ማራገብ መቻል እንግዲህ ችሎታን ይጠይቃል ወይ ደግሞ ማረጋገጥ መቻል ቀላል ነገር አይደለም። ምክንያቱም የግጭቱ በተለይ ደግሞ የግጭቱ አካል ሆኖ ያንን ነገር ማስተካከል መቻል በጣም ጉብዝናን የሚጠይቅና እነዛን ደግሞ በጣም በአጠቃላይ ጎበዝ መሆንንም የሚጠይቀን ነገር ስለሆነ ያው እኔ ግጭትን ብዙ ጊዜ ማስተካከል እችላለሁ። በተለይ ደግሞ እኔ ራሴ የግጭቱ አካል ብሆን በጣም ያንን ነገር እንዳይባብስ እንዳይባባስ ለማድረግ በጣም ብዙ ጥረቶችን አደርጋለሁ ያ ነገር ወደ ተባባስ ደረጃ እንዳይሄድ ወይ ደግሞ እንዳይባባስ ብዙ ጊዜ የማደርገው ነገር አለ። እሱም ምንድነው ወይ ዝም እላለሁ ወይ ደግሞ ያንን ነገር ትቼ እሄድና ያው ሰው ብቻውን ማድረግ ምንም ማድረግ ስለማይችል የተሸነፍኩ እመስልና እና ያንን ነገር እንዲረግብ አደርጋለሁ ማለት ነው። ብዙ ጊዜዬን ከዛ ረገብ ካለ በኋላ ይመጣና ከዛ ያንን ሰው ለማነጋገር እሞክራለሁ። ስለዚህ በዛ መልክ እንግዲህ የግጭትን ማስተካከል እችልበታለሁ ማለት ነው። ብዙ ጊዜ ግጭትን እያስተካከልኩኝ ወይ ደግሞ ግጭቶችን ሊፈጠሩ ስሲ እንኳን እንዳይፈጠሩ በማድረግ ላይ በጣም ብዙ ሚናን እጫወታለሁ። ይሄ ደግሞ እንግዲህ ዳሬ ሳይሆን ገና ምክር እየሰማሁ እንደዛም ከጓደኞቼ ጋራ ሁነን በተለያየ አይነት ምክንያቶች ስንጋጭ እንግዲህ ምን አደርጋለሁ ማለት ነው ብንጋጭ እንኳን ቶሎ ነገሩ ወደ ሌላ ደረጃ ሳይሄድ እንዲስተካከል አድርጋለሁ። ምክንያቱም ከእነሱ ጋር ተጣልተን እንኳን አንዳንዴ ሄጄ ሰላም የምልበት አጋጣሚ አለ። እንደዛም ደግሞ እነሱ ምንም እንኳን ፍላጎት ባይኖራቸውም ያ ነገር በስህተት እንደተፈጠረና አስፈላጊ እንዳልሆነ እነግራቸውና ሄጄ እንግዲህ እነሱን ሰላም እልና ያንን ነገር ለማስተካከል በጣም ጥረቶችን አደርጋለሁ ማለት ነው። ይሄ ነገር ደግሞ በጣም ጠቅሞኛል ከሁሉም ሰው ጋራ በሰላም መኖር እንድችል አድርጎኛል። ከሁሉም ሰው ጋራ ተስማምቼ በፍቅር በሰላም እንድኖር ረድቶኛል ማን ነው። ስለዚህ ግጭት ማስተካከል መቻል እንግዲህ በጣም ይጠቅማል በጣም አስፈላጊ ነው። ራሳችን እንኳን እንዳንጨናነቅ ያደርጋል ምክንያቱም ከሰው ጋር ስንጋጭ እንግዲህ ምን ሊፈጠር ምን ሊፈጠር ይችላል። መቼ ምን ሊያደርገኝ ይችላል እያልን እያሰብን ከምንጨናነቅ እንግዲህ መፍትሄ መስጠቱ በጣም ጥሩ ነገር ነው እንግዲህ ማስተካከል ማለት መፍትሄ መስጠት ነው ያንን ነገር መፍታት ነው ያንን ነገር ላይ እንግዲህ አስበንበት ቁጭ ብለን ተነጋግረንበት መሆን ያለበትን ነገር ማድረግ ስለሆነ በጣም ይሄ አስፈላጊ እና በጣም የሚመከር እንደዛውም ደግሞ የሚበረታታ አይነት ነገር ነው ማለት ነው። ለስ ስለዚህ እኔም ብዙ ጊዜ ያንን ነገር አደርጋለሁኝ ያንን ነገር ለሰዎች እንግዲህ እኔ እንኳን ባልኖርበትም ያ ግጭት ሲፈጠር የዛ ቦታ ላይ ባልኖርም ልክ ግጭት እንደተፈጠረ ከሰማሁኝ በኋላ ቶሎ እነሱን የማስታርቅበትና ግጭቱን የማስተካክልበት መንገድ ቶሎ ቶሎ እፈልጋለሁ ማለት ነው። ስለዚህ ብቻዬንም ሊሆን ይችላል እንደዛም ደግሞ ከሰዎቹ ጋራ ተማክሬ ምክንያቱን ወይ ደግሞ የግጭቱን መንስኤ ከለየሁ በኋላ ከዛ በኋላ እየተነጋጋርን እንግዲህ ያንን ነገር እንፈታለን። ምክንያቱም ጎረቤቶቻችን ጎደኞቻችን በሰላም አንድ ላይ የማይኖሩ ከሆነ እኛም በሰላም የምንኖርበት ምንም ምክንያት የለም። ስለዚህ የነሱ መረጋጋት የነሱ ሰላም የነሱ ፍቅር ለኛም ስለሚተርፍ ሁሌ ያ ነገር ላይ ትኩረት አድርጌ ሰላም ለማውረድ እንደዛውም ደግሞ ሰላም እንዲሰፍን ለማድረግ እሰራለሁ ማለት ነው በጣም ብዙ ጊዜ ያንን ነገር እያደረኩኝ ያንን ነገር እየሰራሁኝ የምኖርበት አጋጣሚ ይበዛል ማለት ነው በብዛት ስለዚህ ሰላም ማስፈን ሰላም ማውረድ እንግዲህ በጣም አስፈላጊና በጣም ወሳኝ ነገር ስለሆነ ግጭቶችን ማስተካከል መቻል በጣም ችሎታ ይጠይቃል። ስለዚህ ሁሉም ሰው እንዴት ግጭትን ማስተካከል እንደሚችል መማር አለበት ማወቅ አለበት ምክንያቱም በህይወታችን ውስጥ እንግዲህ በተለያዩ ምክንያቶች ግጭት ግጭቶች ሊፈጠሩ ስለሚችሉ ሁሌም ዝግጁ ሆነን መኖር አለብን ማለት ነው። ምን ማድረግ እንዳለብን እና እንዴት ማስተካከል እንዳለብን አውቅን ያንን ነገር እንግዲህ ገና በለጋ እድሜው ወደ ሌላ ደረጃ እንዳይጓዝ ወይ ደግሞ እንዳይሸጋግር መቋጨት የምንችልበትንም መንገድ መፈለግ መቻል አለብን ወይ ደግሞ ያንን ለማድረግ ደግሞ እንግዲህ ሰዎች ግጭትን ሲፈቱ እንደዚህ ግጭቶችን ሲያስተካክሉ ቁጭ ብለን ማዳመጥ አለብን። እንዴት እና ምን ማድረግ እንዳለብን ከዛ እየተማርን ስለምንሄድ እንደዛም ደግሞ የተለያዩ አይነት ስልጠናዎች እና ትምህርቶችን መውሰድ ራሱ በጣም ይጠቅመናል ማለት ነው። ያንን ግጭት የሚባለውን ነገር ለማስተካከል ስለዚህ በአጠቃላይ "ግጭቶችን ማስተካከል ትችላለህ?" ለሚለው ጥያቄ አዎ ግጭቶችን በስነ ስርዓት ማስተካከል እችላለሁ። ቁጭ ብዬ ተነጋግሬ ከሰዎች ጋራ ያንን ነገር መፍታት እችላለሁ።

እሺ አሁን ደግሞ በስራ ጊዜ እረፍት ታደርጋለህ የሚል ጥያቄ መጥቷል። እንግዲህ በስራ ጊዜ እረፍት የማደርግበት መንገድ። ስራውን እየሰራሁ ሳይሆን መሃል ላይ ስራውን አቆሜ ወይም ደግሞ ለምሳሌ ምሳ ሰዓትላይ ሊሆን ይችላል ወይ ደግሞ የሆነ ሻይ ወይ ቡና የምልበት ሰዓት ላይ። መጨረስ ያለብኝን ያክል ስራውን ከደረስኩ በኋላ ከዛ እረፍት ወደ ማድረግ እሄዳለሁ። ማነው ብዙ ጊዜ እና እንደዚህ የማደርግበት አጋጣሚዎች እኖራለሁ። በብዛት እንግዲህ ስራን እንግዲህ በደንብ ለመስራት ወይም ደግሞ በምንሰራው ስራ ውጤታማ ለመሆን እንግዲህ እረፍት በጣም አስፈላጊ ነገር ነው። ስለዚህ እረፍት ማድረግ መቻል አለብን። ማነው ስራ ስንሰራ ስለዚህ እረፍት የምናደርግ ከሆነ ከእረፍት መልስ እንግዲህ በደንብ ብዙ ነገሮችን መስራት እንችላለን እንደዚሁም ብዙ ነገሮችን መዝጋት እንችላለን ማለት ነው። ስለዚህ እኔም ያንን ስለተረዳሁ ሁሌ ስራ ስሰራ እረፍት አረሳም ወይ ደግሞ እረፍት ላይ ቀልድ አላውቅም። ማነው ምክንያቱም ውጤታማ ምንድነው? እንደሆን እንደዛም ደግሞ ያንን ስራ በደንብ መስራት ባለብን ልክ እንድንሰራ እረፍት በጣም ወሳኝነት ስላለው እንግዲህ ጊዜ መስጠት አስፈላጊ ነው ማለት ነው። ምክንያቱም አሁን ለምሳሌ የሆነ ታሪክ አለ። አንድ ሰው እንጨት መቁረጥ ላይ ተቀጠረና ያንን እንጨት እንግዲህ በቀን ውስጥ ወይ ደግሞ በአመት ውስጥ ወይ በቀን ውስጥ አንዱም ካን እንጨት ሳይቆርጥ ይገባና። ያው እንጨት የሚያስቆርጡ ሰዎች እንግዲህ ሌላ ሰው አመጡ ማነው። ያ ሌላ ሰው ደግሞ ምንድነው? በቀን ውስጥ እንግዲህ በአጭር ሰዓት ውስጥ ብዙ እንጨቶችን በመቁረጥ ይታወቃል። ከዛ አንድ ቀን ያ ሰውዬ ከዛ ሰዎችን ይጠይቃቸዋል። ለምንድነው ለሱ በጣም ብዙ ብር የከፈላችሁትን ደግሞ ትንሽ ብር የከፈላችሁትን ብሎ ተጠይቃቸው። እንግዲህ እህልና ሰውየውን ራሱን ጠይቅ። እሱ አንተ በየአመቱ ተመሳሳይ ነገር ነው የምትሰራው ወይ ደግሞ ተሻለ ነገር አታመጣም? አይ እሱ ግን የተሻለ ብዙ እንጨቶችን እየቆረጥን ስለሚገባ ለዛ ነው ብዙ የከፈልነው ብሎ ይነግሩታል። ከዛ ለሰውየው ተማሪ ሲጠይቅ እንግዲህ እኔ በቀን ውስጥ ሁለት ሰዓት ብቻ ነው የምቆርጠው ሌላውን። እንግዲህ ፋሴን በመሞረድ ጊዜን አሳልፋለሁ አለማን ነው ይሄ ማለት። እረፍት ማድረግ ማለት እንግዲህ ራሳችንን ለቀጣዩ ስራ የምናዘጋጅበት ሰዓት ነው ማለት ነው። ስለዚህ እረፍት ማድረግ ማለት አይምሮአችንን አረጋግተን እንደዛም ደግሞ ሁሉ ነገራችንን አስተካክለን ስራውን ቀጣይ ላይ በደንብ እንድንሰራ ስለሚያደርግ እንግዲህ እረፍት ማድረግ በጣም የምጠቅምና በጣም አስፈላጊ ነገር ነው። ሁሉም ሰው ያንን አውቆ ያለ እረፍት መስራት እንግዲህ ጥሩ አይደለም። ምክንያቱም በደንብ መስራት ባለብን ልክ ላንሰራ እንችላለን እኛ ማየት አለብን ብዙ ሰዓት እዛ ላይ ማሳለፋችን ሳይሆን ምን ያክል ጥሩ ነገር ሰራን ወይ ደግሞ ምን ያክል ስራውን በአግባብ ሰራን የምለውን ነገር ላይ ትኩረት ማድረጋችን ጥሩ ይመስለኛል። እንደዛ ብናስብና እንደዛ ማድረግ የምንችል እንግዲህ ሁሉም ሰው በጣም ውጤታማ የሆነና በጣም ስራውን በአግባቡ መስራት ይችላል እንደዛም ደግሞ በአጭር ጊዜ ውስጥ ብዙ ነገሮችን መስራት ይችላል ማለት ነው። አብዛኛው ሰው ይመስለኛል የሚያየው ሰአቱን ነው። የሰራውን ነገር ሳይሆን ሰአቱን አሁን ለምሳሌ አምስት ሰዓት ማሳለፉን እንጂ አምስት ሰዓት ውስጥ ምን ያክል ሰራሁ የሚለውን ነገር ብዙ ጊዜ አይመለከትም ያ ነገር ደግሞ ጥሩ አይደለም። ስለዚህ አመለካከታችንን ቀይረን አምስት ሰዓት ስራ እንድንሰራ ከተሰጠን አምስት ሰዓት ውስጥ ምን ያክል ጊዜ እረፍት አድርገን ስራውን በአግባቡ በደንብ መስራት እንችላለን። የሚለውን ነገር ማሰብ መቻል አለብን። እንደዛ የምናስብ ከሆነ እና በዛ መልኩ የምንሰራ ከሆነ በጣም እንግዲህ ውጤታማ እንሆናለን። ብዙ ለውጦችን ልናመጣ እንችላለን። ያንን ለውጥ የምናመጣው ግን እንዴት ነው? እረፍት ማድረግ ብቻ ነው። ለእረፍት ጊዜ ከሌለን እንግዲህ ያው ምንም ነገር አሁን እንኮን ሰው ልጅ ማሽንም ይደክመዋል። አንዳንዴ ስራ የሚያቆምበት አይነት አጋጣሚ ነው ያለው ኮምፒውተሮችም ሊሆኑ ይችላሉ። የትኛውም ነገር ስራውን እየሰራ መሃል ላይ የሚዘጋበት አይነት ሁኔታ አለ። ምክንያቱም ይሄ ምንድነው? እረፍት ያስፈልገኛል እያለ ነው ማለት ነው። ምክንያቱም ይደክማል ያን ነገር በአግባቡ እንደ መጀመሪያ ከመጀመሪያ እስከመጨረሻው በተመሳሳይ መልክ መስራት አይችልም ማለት ነው። ስለዚህ ያንን ለማድረግ ስለዚህ እኛም ያክል ከሰራን በኋላ ፍጥነታችን ወይ ደግሞ እንደዚህ የምንሰራው ጥራቶች ሲቀንስ ማድረግ አለብኝ ማንነት ትንሽ እረፍት ወስደን ከዛ ስንመለስ ደግሞ አሁንም በመጀመሪያ ሙዳችን ወይ ደግሞ መጀመሪያ በጀመርነው ሙድ መቀጠል እንችላለን ማለት ነው። ስለዚህ እንደዚህ ማድረጋችን ጥሩ ነው። ስለዚህ ሁሉም ሰው እንግዲህ ራሱን የሚያዘጋጅበትና ራሱን የሚያንጽበት ጊዜ ያስፈልገዋል ያ ደግሞ እረፍት ማድረግ ነው ማለት ነው። ስለዚህ እረፍት ስናደርግ ወይ ደግሞ እረፍት እያደረገን ስንሰራ ምንም አይነት እንከን ሳንፈጥር ወይ ደግሞ ምንም አይነት ፍጥነታችን ሳይቀንስ እንደዛም ደግሞ የምንሰራው ስራ ጥራቱን ሳይቀንስ እስከመጨረሻ መጓዝ እንችላለን ማለት ነው። ያንን የተረዳን ከሆነን እንግዲህ ሁሌም በጣም ውጤታማ እንሆናለን። ያንን የማናደርግ ከሆነ ግን በጣም ብዙ ጊዜ ችግር ውስጥ እንገባለን ማለት ነው። ስለዚህ በአጠቃላይ በስራ ጊዜ እረፍት አደርጋለሁ ብሎ አዎ እኔ በስራ ጊዜ እረፍት አደርጋለሁ እንደዛ ነው የምሰራው ማለት ነው